ስነ ጥበብ በጣም እወዳለሁ ምክንያቱም ስነ ጥበብ ለተለያዩ ነገሮች ራስን ለመግለጽ ያገለግላል እንደገና ደግሞ ስነ ጥበብ የሰውን ስሜት መግለጫ መንገዶች ናቸው። በተለይ በተለይ ስነ ጥበብ የአንድን ሰው ውስጣዊ ሆኖ እንደገና ደግሞ የተለያዩ ከባቢያዊ ሁኔታዎችን ለመግለጽ የሚረዳ መሳሪያ ነው። ስለዚህ ስነ ጥበብ በጣም የምወደው አንዱ ቦታ ነው። ስለ ስነ ጥበብ ለመናገር ያህል ስነ ጥበብ እንደየሀገሩ ባህልና እንደየሀገሩ ሁኔታ ሊገለጽ ይችላል። በተለያዩ ነገሮች ሰው ስነ ጥበቡን ሊገልጽ ይችላል። ማለትም ያ ሰው የሚገልጽበት መንገድ እንዳደገበት ማህበረሰብ እንደ እንደኖረበት ማህበረሰብ እንደኖረበት አካባቢ። ስነ ጥበብን ሊገልጽ ይችላል። ስለዚህ ስነ ጥበብ በእኔ በኩል ያለው ተወዳጅነት በጣም ጥሩ ነው።

በድን ቋንቋ ማለት በመጀመሪያ ደረጃ የሞተ ቋንቋ ይመስለኛል ነገር ግን በግልጽ የተቀመጠ ነገር የለም በአማርኛ። በድን ቋንቋ ወይም። ስለዚህ አይነት ነገር የተነገረም የተጻፈ ነገር ባይኖርም በድንቅ ቋንቋ ማለት ግን በአጭሩ ሲገለጽ። የሞተ ቋንቋ ወይም ደግሞ የጠፋ በህብረተሰቡ ዘንድ የሚነገር ቋንቋ። የማይነገር ቋንቋ ለማለት ተፈልጎ ይመስለኛል ስለዚህ በድንቅ ቋንቋም በዚህ መልኩ ነው የተረዳሁት። ከዚህ የበለጠ ልል የሚችለው ነገር የለም።

በልጅነት የምወደው የጨዋታ አይነት የእግር እግር ኳስ ጨዋታ ነው። ምክንያቱም እግር ኳስ ጨዋታ ሁሉንም የሚያሳትፍና በግሩፕ ሆነን ስለምንጫወት ወይም በህብረት ሆነን ስለምንጫወት የሚያስደስተኝ ጨዋታ እግር ኳስ ጨዋታ ነው። ይህንን ጨዋታ ለመጫወት በብዛት ተሰባስበን እንዲሁም የተለያዩ ነገሮችን አድርገን እንጫወት ነበረ